ፎቶ ማንሳት ትወዳለህ ጤና ይስጥልኝ እንደምን አላችሁ እኔ ቢኒ ነኝ። ዛሬ ደግሞ ሁለት በጣም የተለያዩ ደግሞ ከእለት እለት ህይወቴ ጋር ጥብቅ ቁርኝት ያላቸው ጥያቄዎች አንስተኸኛል። እሳት ማያያዝ ትችላለህ ወይ? እና ፎቶ ማንሳት ትወዳለህ ወይ የሚሉ ናቸው? እንግዲህ እንደ አንድ ኢትዮጵያዊና እንደ ቤተሰብ አባት ለእነዚህ ጥያቄ ያለኝ መልስ ከባህልና ከግል ፍላጎቶቼ ጋር የተያያዙ ናቸው። ስለ እሳት ማያያዝ እሳት ማያያዝ ለኔ ዝም ብሎ ተግባር አይደለም። የኢትዮጵያዊነቱ አንዱ መገለጫ የሆነ የቡና ስነስርዓት አካል ነው። በቤታችን ውስጥ የቡና ስነ ስርዓት ሳይኖር አይታሰብም። እኔም አንድ የቤት አባል እንደመሆኔ እሳት ማያያዝን በሚገባ አውቅበታለሁ። በተለይም ደግሞ ለከርቤና እጣን የሚሆን ከሰል ማያያዝ ወይም ደግሞ አልፎ አልፎ ለቤተሰብ ሽርሽር ስንወጣ ለጥብስ የሚሆን እሳት ማንደድ የኔ ድርሻ ነው። እሳትን ሳያይዝ የመጀመሪያም ማስበው ስለ ትዕግስት ነው። ከሰሉ እንዲያያዝ የምናደርገው ጥረት። ያ ሁሉ ማለት ነው ይሄን እንጨት ማንቀጠጠል እንደምችል ሁሉ ደግሞ ስለ ፎቶግራፍ ትውስታዬ። ልንገርህ ወደ ሁለተኛው ጥያቄ ስመጣ ፎቶ ማንሳት በጣም እወዳለሁ። ፎቶግራፍ ማለት ጊዜ አቅምን አቁመን ትውስታን የማስቀምጥ አስማት ነው። በተለይ ደግሞ በማህበራዊ ስራዬና በመስክ በመስክ ጉዞዎቼ ወቅት የማያቸው ነገሮች ሁሉ በፎቶ ቢሰነዱ ደስ ይለኛል። የተፈጥሮ ውበት እኔ ሀበሻ ዋይልድ የተባለ የዩቲዩብ ቻናል ስላለኝ የተፈጥሮ ውበትን የድሩን እንስሳትና የአካባቢን አረንጓዴነት በካሜራዬ መቅረጽ ትልቅ ፍላጎቴ ነው። አንድን ቆንጆ ዛፍ ወይም ደግሞ በአትክልት ቦታዬ ላይ የበቀለውን አቮካዶ እና ፓፓያ ፎቶ ስነሳ የተለየተ ደስታ የተለየ ደስታ ይሰማኛል። ማህበራዊ ትውስታዎቼ ከጓደኞቼ ከዳዊት ጋር ስንሆን ወይም በስራ ቦታ ከቡድኑ ጋር ስንሰበሰብ እነዚያን ውብ አፍታዎች ፎቶ አንስቼ ማስቀመጥ እወዳለሁ። ፎቶ መግራፍ ለወደፊቱ የምናየው የታሪክ ማህደር ነው። የስራ ሂደቶች የእንጨት ስራ ስሰራ አንድ የቆየውን በር ታድሶ ሲያልቅ የነበረበትን የሆነበትን ሁኔታ በፎቶ ማወዳደር ስራዬን እንዳደንቅ ይረዳኛል። እንግዲህ ፎቶግራፍ ለኔ ስሜት ስሜትን የመግለጫ መንገድ ነው። አንድን ምስል ስመለከት ያን ጊዜ የነበረውን ስሜት የሰማሁትን ድምፅና የነበረውን ድባብ በሙሉ ያስታውሰኛል። በቶሺባ ላፕቶፕ ላይ እነዚህን ፎቶዎች ሳየረጅና ሳያቸው ህይወት ብዙ ውብ አፍታዎች የተሞላች መሆኑን እረዳለሁ። በአጭሩ እሳት ማያያዝ እሺ ሁለቱም የኔ የበላይ መገለጫ ናቸው። ፎቶ ማንሳት ደግሞ ያንን ሙቀትና ውበት ለዘላለም በማውቀው እሳት ማያያዝ ለቤቴ ሙቀትና ለባህል ለባህላችን ክብር እንደሚሰጥ ሁሉ ፎቶ ማንሳት ደግሞ ያንን ሙቀት እና ውበት እንደዘላለም ለማቆየት የምንጠቀምበት ጥበብ ነው። ሁለቱም የኔ የቢኒ መገለጫዎች ናቸው።